ምን አይነት ሙዚቃ ትወዳለህ? የሚል የመወያያ ርዕስ ተሰጥቶኛል አሁን የምወደው ሙዚቃ ለስለስ ያለ ሙዚቃ ይመቸኛል። ብዙ እንዲ የጮኸና የሙዚቃ መሳሪያዎች የበዙበት ብዙም ጩኸትና ዳንስ የበዛበት ሙዚቃ ብዙ አልፈልግም። የምፈልገው የምመርጠው ለስለስ ያለ ስሎው የሆነ ካንትሪ ሚውዚክ ነገር ነው የምወደው። ያው ሀገራችን ላይ ብዙ የኢትዮጵያ የኢትዮጵያ ሙዚቃ የውጭውን ሙዚቃ አዳምጣለሁ። ከሀገራችን ሙዚቃ ብነሳ ያው ብዙ ጊዜ ለስለስ ያሉ በተለየ የድሮ ሙዚቃዎች በጣም እወዳለሁ። እመርጣለሁ ጥላሁን ገሰሰ የሚዘፍናቸውን ዘፈኖች የእሱን አልበም በሙሉ አዳምጨዋለሁ በጣም ጥሩ ነው። ከእኔ ጋር አብሮ የሚሄድ ነው በተለይ ለስለስ ያሉ ሙዚቃዎች የህይወቴ ህይወት የሚል አለ ሞናሊዛዬ ነሽ በምሽት ጨረቃ የሚሉ ዘፈኖች አሉ። ብዙ ደግሞ ስለ ሀገርም የዘፈናቸው ዘፈኖች አሉ እነሱ በደንብ ይስቡኛል የጥላሁን ገሰሰ አድናቂ ነኝ። ከጥላሁን ገሰሰ በመቀጠል ቴዲ አፍሮ በአሁን ዘመን ደግሞ ያለው ቴዲ አፍሮ ነው። ቴዲ አፍሮን ከመጀመሪያውም አልበም ጀምሮ ሳዳምጠው ነበር እና በጣም የምወደው ከእኔ የሙዚቃ ቴስት ጋር ወይ ፍላጎት ጋር አብሮ የሚሄድ ሙዚቃ ያለው ዘፋኝ ነው። ስለዚህ የቴዲ አፍሮ ሁሉንም አልበሞች በሙሉ እወዳቸዋለሁ። አንዱ ከአንዱ ብዬ ማበላለጥ ባልችልም በቃ እሱን መስማት ሞር ሪላክስ ያደርገኛል ነጻነትን ይሰጠኛል ደስታን ይፈጥርልኛል። በጣም ነው የሚመቸኝ የቴዲ አፍሮ ዘፈን። ከእሱ ዘፈኖች መካከል ለመጥቀስ እንግዲህ ርዕሳቸውን ብዙ ባላስታውሰውም ላምባዲናዬ ነሽ የሚል አለ እሱ አሁን የህይወቴ ብርሃን ሆነሻል ላምባ ላምባዲና ማለት በጨለማ የሚበራ ብርሃን ነው። ስለዚህ ለህይወቴ ብርሃን ነሽ አይነ ስውር ሆኖ ፍቅር አይኑን እንዳበራለት ወይ ደግሞ ልቡን ልበ ብርሃን እንዳደረገው የሚገልጽ ጥልቅ መልእክት ያለው ዘፈን ነው። ላምባዲናዬ ነሽ እሱ በጣም ደስ ይለኛል። ብዙ ጥቁር ሰው ላይ ራሱ ጥቁር ሰው አልበም ላይ ማር እስከ ጧፍ የሚል ደግሞ በፍቅር እስከ መቃብር መጽሐፍ በጣም የታወቀ ትልቅ መጽሐፍ ነው። በሀገራችን የፍቅር እስከ መቃብር የሚባል የሚባል መጽሐፍ አለ በሱ መጽሐፍ ላይ ተንተርሶ የሰራው ዘፈን ነው። የፍቅር እስከ መቃብር ላይ ያለውን የፍቅር ታሪክ የባለአባት ልጅ ነች። ልጅቷ ከዛ ደግሞ እሱ ተማሪ ነው የቆሎ ተማሪ የሚባል የቤተክርስቲያን ትምህርትን የሚማር የደሃ ልጅ ነው። በሁለቱ መካከል እሷን ለማስተማር ፊደል ለማስቆጠር እኛ ባላባት ቤት ጦረኛ ቤት ገብቶ እሷን እያስጠና ያው በዛው ፍቅር ይይዛቸዋል ሁለቱም ወጣቶች ናቸው። ስለዚህ ከዛ በኋላ እንዴት ትደፍረኛለህ እንዴት ለደሃ እድራለሁ ብለው ሰውየው ወይም ፊት አውራሪ መሸሻ ይባላሉ እሳቸው ከሀገር ያባርሩታል። ጥሎ ይጠፋል ይመንናል ብዙ ስቃይ ያያል ከአዲስ አበባ ይገባል ከጎጃም ከዛ ደግሞ እሷም ተከትላ ትጠፋለች። ያው ፍቅሩ ፍቅሩ ስላየለባት እናት አባቷን ትታ አምልጣ ወደ ከተማ ትሄዳለች ግን መጨረሻ ላይ ገዳም ውስጥ ይገናኛሉ ያው ሁለቱም በሞት ይለያያሉ ማለት ነው። ያው ፍቅር እስከ መቃብር የሚባለው በዚህ መጽሐፍ ዙሪያ ነውና ያንን ደግሞ በግጥም በጥሩ ግጥም እና ዜማ አድርጎ ቴዲ አፍሮ ሰርቶታል። ስለዚህ የቴዲ አፍሮን ፍቅር ማር እስከ ጧፍ የሚል ዘፈን እወዳለሁ። ብዙ ናቸው እንግዲህ የአስቴር አወቀም እንዲሁ ዘፈኗ ደስ ይላል ስሎው ነው የሷም እነዚህ ተጠቃሽ ናቸው። በውጪዎቹ የቦብ ማርሊን ሬጌ ሙዚቃ መስማት እወዳለሁ። ከዛ ደግሞ ብዙ ብዙ ጊዜ ኮልቢ ኮላይት የምትባል የአሜሪካ ዘፋኛ አለች። የእሷን ዘፈኖችም እሰማ ነበር ሀይል ስኩል ማነው ዩኒቨርሲቲ እያለው